እሺ አመሰግናለሁ አዳዲስ የስራ ግንኙነቶች ትፈጥራለህ ነው የሚለው እና አዳዲስ የስራ ግንኙነቶች ያው ውጤታማ ለመሆን። አዳዲስ ስራዎችን መጨመር አለብኝ ከነባረሰ ስራዎች ጋር እና አዳዲስ ስልታዊ አሰራሮችንም ሊሆን ይችላል። እነሱን በማድረግ ያው ብዙ ጊዜ። የፈጠራዬ ግንኙነቶችን እፈጥራለሁኝ

በመሬት ላይ መቀመጥ ታመቻቻለህ ታመቻችህ ይመችሃል ወይ በመሬት ላይ መቀመጥ ይመቻል ወይ ነው የሚለው? እና አዎ ያው መሬት ላይ አፈር ይሄ ጭቃ ምናምን ካልሆነ ምን መቀመጥ ምንም ችግር የለብኝም እኔ እቀመጣለሁ ብዙ ጊዜ እና ደስ ብሎኝ ነው የምቀመጠው ስለዚህ ይመቸኛል ማለት ነው። መሬት ላይ መቀመጥ

የስልህ ባትሪ ምን ያህል ይቆያል ነው? እና የስልኬ ባትሪ ጠንካራ ነው በርግጥ ግን ምንድነው ጥንካሬው ሳይሆን ያው አይነቱ ነው ማለት የምጠቀመው ነገር ነው። አሁን ለምሳሌ ሙዚቃ ምናምን ከሆነ ላይቆይ ይችላል ላይሆን ይችላል ነገር ግን ከሙዚቃ ውጪ የሆኑ ነገሮች ስጠቀም ያው ብዙ ጊዜ ይቆያል ማለት ነው።

በልጅነቴ የምትወደው ጨዋታ ምን ነበር? በልጅነቴ የምወደው ጨዋታ ይሄ ኳስ ነበረ። ኳስ ምንጫወቱበት ሰፈር እሱን ነው የምወደው። እና ስቲል ያው ኳስ እወዳለሁ። በርግጥ ግን በልጅነት ያው ትምህርት ቤት ስንመለስ ከትምህርት ቤት በኋላ ምናምን ምንጨዋታቸው ጨዋታዎች ነበሩ። ግን በጣም የምወደው እኔ ኳስ ነው

ፎቶዎችህን የት ታስቀምጣለህ ነው የሚለው? እና ያው ብዙ ጊዜ ፎቶ ድሮፕ ቦክስ እና ጎግል ውስጥ ነው ጎግል ፎቶ ውስጥ ነው ማስቀምጣቸው። ያው ጎግል አካውንቴን ስላያያዝኩኝ ያው በእንትንም ባንሆንም በሌላ ምክንያት ወደ ጎግል አካውንት ሊሄድ ይችላል። ከዛ ውጪ ጎግል ፎቶ ሊሄድ ይችላል። ከዛ ውጪ ደግሞ ድሮፕ ቦክስ ላይ ነው የማስቀምጠው

ማሰላሰል ታደርጋለህ ወይ ነው? የሚለውና ማሰላሰል አዎ ተገቢ ነው ለሰው ልጅ መጀመሪያ አንድ ነገር ከማድረጉ በፊት ቀድሞ ማሰብ ወይም ደግሞ ነገሮችን ማሰላሰል። የሚገባ ነገር ነው በዛ ነገር ስህተት እንዳይፈጥር ወይም ደግሞ ውጤታማ እንዲሆን ከፈለገ ማሰላሰል አስፈላጊ ነው ብዬ አስባለሁ። ስለዚህ ማሰባሰብ አደርጋለሁ ማሰላሰል አደርጋለሁ

ሩዝ ትወዳለህ ሩዝ የምጠላው ምግብ አይደለም በጣም ደስ ብሎኝ የምመገበው ምግብ ነው። ሩዝ በስጋ ያው በበሬ ስጋ ሩዝ በደሮ ስጋ ሩዝ ባትክልት የመሳሰሉ ነገሮች ይመቹኛል። ሩዝ በማንም ነገር ሊበላ ስለሚችል። ሩዝ በጣም ነው ወድጄው የምበለው

ቀትር ምን ትመገባለህ? ቀትር ያው በእኛ ምሳ ሰዓት ነውና ምሳ ሰዓት ደግሞ ለምሳ የሚሆነው እንጀራ በተለያዩ ማባያዎች ወይም ወጥ በምንለው ነገሮች እመገባለሁኝ ብዙ ጊዜ ያው እንጀራ ነው የምመገበው ስለዚህ እንጀራ እንዳለው ወጥ ሊሆን ይችላል በሽሮ ሊሆን ይችላል በክክ ሊሆን ይችላል በምስር ሊሆን ይችላል በድንች ወጥ ሊሆን ይችላል እመገባለሁ እንደሱ አይነት ነገር

እሺ አመሰግናለሁ ቤትኛው እጅ ትጽፋለህ ነው የሚለው። እና ብዙ ጊዜ የቀኝ እጄን ለመጻፍ እጠቀማለሁ ለመስራትም ቢሆን ቀኝ እጄን ነው ብዙ ጊዜ የምጠቀመው። እና ያው የለመድኩበትም የምንቀሳቀሰውም የምሰራውም ሁሉን ነገር የምፈጽምበት ቀኝ እጄ ስለሆነ። ቀኝ እጅ በተለምዶ ቀኝ እጅ በሚባለው እጄ ነው የምጽፈው

በስራ ቦታ ጓደኛ አለህ? አዎ የትም ቦታ እንግዲህ ስራ ሲኖር ጓደኛ ይኖራል አብሮና የስራ ባልደረባ ይባላል ስለዚህ ጓደኛ አለኝ። ስራ ቦታዬ ጋር አለኝ። አይደለም ስራ ቦታዬ የተወሰነች ለስራ ለፊልድ ወጥቼ እንኳን እዛ ጓደኛ ሊኖረኝ ይችላል። እና ያው የተግባቢ ነኝ ተጫዋች ነኝ ስለዚህ ጓደኞች ይኖሩኛል

ስልጠና ትወስዳለህ ስልጣና ያ ስልጣና በተለያዩ ዘርፎች መውሰድ እፈልጋለሁ ለምሳሌ ኦንላይን ስልጠናዎች ይኖራሉ በኮምፒውተር ላይ የሚሰጡ ቀጥታ የሚሰጡ ስልጠናዎች እነሱን እወስዳለሁ እንደገና ደግሞ በአካልም ተገኝቼ የምወስዳቸው ስልጠናዎች አሉ ብዙ የቢዝነስ የነክ ስልጠናዎች እወስዳለሁ ብዙ ጊዜ

ይቅርታ መጠየቅ ቀላል ነው እንደ ሰው ይወሰናል። አንዳንድ ሰዎች ይቅርታ ለማለት በጣም የሚዘገዩ ወይም ደግሞ ይቅርታ ማለት የማይፈልጉ ሰዎች አሉ። እንደኔ ለምሳሌ ይቅርታ መጠየቅ በጣም ቀላል ነው። ለኔ ይቅርታ የምለው። ባጠፋው ስራ ባታጠፋም እንኳን ነገሮች ለማስተባበል ይቅርታ ትጠይቃለህ እና ይቅርታ መጠየቅ ላይ እኔ ቀላል ነው።

ማር ትወዳለህ እንዴ? በጣም እምወደው ማር ማለት ማር በጣም ነው የምወደው። ቀላል እወዳለሁ። ማርማ ማለት የማይበላሽ ስለሆነ ደግሞ ለተለያዩ በሽታ መድሃኒቶችም ስለሚያገለግል ማር በጣም ምወደው። እንትን ነው እና ምግብ ነው። እና በዳቦ ካርት ይጠቀማሉ ባዶዉንም በሻይ እጠቀመዋለው እና ማር እወዳለሁ

ከደንበኞች ጋር ትሰራለህ? አዎ በሚገባ ከደንበኞች ጋር በሚገባ ነው ስራ የምሰራው ምክንያቱም ከደንበኛ ጋር ስራ ካልሰራ ውጤታማም አትሆንም እና በሰዎች ዘንድም ተቀባይነት አይኖርህም። ስለዚህ ከደንበኞቼ ጋር በሚገባ ተግባብቼ ነው ስራ የምሰራው። ከእነሱ ጋር ስራ ካልሰራሁ ስራዬም ውጤታማ ስለማይሆን ማለት ነው።

ነገሮችን በስርዓት ታስቀምጣለህ? አዎ አስቀምጣለሁ ነገሮችን በስርዓት ነው የማስቀምጠው። ምክንያቱም ይኸው አንዳንዴ በርግጥ ሁሎችን ነገር ሁሉን ነገር በስራት አስቀምጣለሁ ማለት አልችልም ነገር ግን አብዛኞችን ነ ነገሮች በስርዓት ነው ማስቀምጣቸው። ነገ ከነገበኋላ ያ አክሰስ እንዳደርጋቸው ወይም እንዳገኛቸው በቀላሉ በስርዓት ነው ማስቀምጠው

በስራ ላይ ምን ተግዳሮት አለ? አሁን እንግዲህ በስራ ላይ ብዙ ተግዳሮቶች ያጋጥማሉ እንደ ስራው አይነትም ይወሰናል። ለምሳሌ ኤሌክትሪክ ይጠፋል። ለምሳሌ ስለዚህ የተለያዩ ምርቶችን ለማምረት ኤሌክትሪክ ተጠቃሚ። ስሆን ያው እዛ ላይ የሆነ ጉድለት ወይም ተግዳሮት ይገጥማል። እና የተለያዩ ተግዳሮቶች ይገጥማሉ። በስራ ላይ

እንደገና ጥቅም ላይ መዋል ታደርጋለህ? ያ እኛ እንኳን እኔ ራሴን እንደገና ጥቅም ላይ መዋል አላደርግም ምክንያቱም ለምሳሌ ሪሳይክል የሚባለው አይነት ማለት ነው። እና ሃይላንድ ጠርሙሶች ምናምን ያው የሚገዙ ልጆች ስላሉ አቆያቸውና ልክ እነሱ የሚፈልጉ ሲፈልጓቸው እሰጣቸዋለሁ። ስለዚህ በሽያጭ መልክ ያው ሪሳይክል አደርጋለሁ ማለት ነው። እና አጠራቅማለሁ

መዋኘት ትችላለህ ወይ? ዋና እችላለሁ ያው በጣም በደንብ እችላለሁ ባልልም ለመዝናኛነት የሚያክል ዋና ለውድድርም ባይሆን ለመዝናኛነት የሚሆን ዋና እችላለሁኝ። ስለዚህ እኔ ራሴን ማዝናናት እችላለሁ በዋና ማለት ነው። እና ዋና እችላለሁ ያው ለራሴ የሚሆን ማለት ነው። እንግዲህ

በበጋ ወቅት ምን ታደርጋለህ? ያው ስራዎችን እሰራለሁ በበጋ ወቅት አትክልቶችን አጠጣለሁ ለምሳሌ ጠዋት ተነስቼ ውሃ አጠጣለሁ። በሁለት ቀንም በሶስት ቀንም ላጠጣ እችላለሁ። የተለያዩ በበጋው ወቅት የሚሰሩ ስራዎችን ደግሞ እሰራለሁኝ። ያው በጋ ላይ የሚሰሩ ስራዎችን ይኖራሉ አይደል? ለምሳሌ እንደ ቤት አይነት ነገር የሚሰራ ቤት ውስጥ የሚሰሩ ነገሮች ይኖራሉ ቤት ማሳደስ ምናምን ይሆናል። እና እንደሱ አይነት ነገሮችን እሰራለሁ

አመሰግናለሁ ሰዎችን እንዴት ታስተዋውቃለህ ነው የሚለው? እና ሰዎችን ስናስተዋውቅ እንግዲህ ክብር ባለው መልኩ መሆን አለበት ብዬ አስባለሁ ብዙ ጊዜ ክብር የጎደለው መተዋወቅ ለክፉ ማለት ጥሩ አይመጣምና። ማዕረግ ያላቸው በማዕረጋቸው እንደገና ደግሞ ያው ከፍ ያሉ ሰዎችን ደግሞ ሪስፔክት ባለው መልኩ ቢሆን ጥሩ ነው። ብዬ አስባለሁ

ድንጋይ ትሰበስባለህ ወይም ታጠራቅማለህ? የሚል ትርጉም ነው የሰጠሁት እና ድንጋይ ስብስብ ታደርጋለህ የሚለው ነገር አዎ ያው ድንጋይ ጠቃሚ ነው አሁን ከእኛ ቤት መስሪያ ያገለግላል ቤት መስሪያነት ስለሚውል ድንጋይ እሰበስባለሁ፣ አጠራቅማለሁ፣ እና ያው ይጠቅመኛል ብዬ ስለማስብ አንድ ቀን ለቤት መስሪያ ስለሚሆን አሰበስባለሁ።

እሺ ማህበራዊ ሚዲያ ትጠቀማለህ? ነው ሚለውና እእ ማህበራዊ ሚዲያ አዎ እጠቀማለሁ ብዙ ጊዜ ያው እእ በማህበራዊ ሚዲያ ጊዜዎች መዝናኛ ለመዝናኛም ለስራም የምጠቀምባቸው ማህበራዊ ሚዲያ አይነቶች አሉ። እና ያው ብዙ ናቸው እ እ አብዛኛው እንግዲህ ስራም እሰራበታለሁ። ሰዎችን አቅበታለሁ እእ የምተዋወቅበት ሰዎች አሉ ስለዚህ ማህበራዊ ሚዲያ በብዛት እጠቀማለሁ

ያው ዝናብ ሲዘንብ ምን ታደርጋለህ? ዝናብ የሚዘንብበት ሰዓት ይወስነዋል ለምሳሌ ቀን ከሆነ ያው እጠልላለሁ የሆነ ቦታ ልጠለል እችላለሁ ዝናብ እንዳይመታኝ ወይም ደግሞ ያው ስፖርት እየሰራሁ ከሆነ ዝናብ ደስ ይለኛል። ሌላው ማታ ሲሆን ደግሞ መተኛት ያስደስተኛል። ለምሳሌ ስራ ከሌለኝ ዝናብ ሲዘም ብተኛ በጣም ደስ የሚለኝ ሰዓት ነው። እና ብዙ ጊዜ ያው ዝናብ ሲዘም ከቤት ከሆንኩ ተኛለሁ

ቤት ምን አይነት የቤት እቃዎች አሉ? ብዙ አይነት የቤት እቃዎች አሉኝ ቤቴ ያው እንደ ሶፋ፣ እንደ ፍሪጅ፣ የመሳሰሉ ብዙ ጠቀሜታ ያላቸው ለምሳሌ ቁም ሳጥን ልብሶችን ለመደርደሪያነት የሚያገለግለን ቁም ሳጥን አለኝ፣ ፍሬጅ አለ፣ ቲቪ አለ፣ የ የልብስ ማጠቢያ ማሽን አለ እነሱን የመሳሰሉ ልካዎች አሉ።

ምን አይነት መስሪያዎች ነው መስሪያዎች ትጠቀማለህ ለሚለው? ያ ብዙ አይነት መስሪያዎችን እጠቀማለሁ ለምሳሌ ቤት ውስጥ አሁን እንደነገርኩት ውስጥ ስቶቭ። የተለያዩ መቆፈሪያ ደግሞ ለግቢ ማስዋቢያ የሚሆኑ ምንቆፈርባቸው እንትኖች አሉ ማሽኖች አሉ የውሃ ፓምፕ አለ። ፎቅ ቤት ስንሰራ የምናጠጣበት እና እንደእነዛ አይነት መሳሪያዎች አሉ።

ቅዝቃዛ የአየር ሁኔታ ትወዳለህ? ያው ቅዝቃዛ የአየር ሁኔታ ደስ ይለኛል የሚመቸኝ ነው። ማለት ከፀሀይ በጣም የምመርጠው የቀዘቀዘ የአየር ሁኔታ ነው። ምክንያቱም ሙቀት ሲሆን ለፊቴም አይስማማኝም አይመቸኝም ቀዝቃዛ ግን በጣም ነው የሚመቸኝ። ስለዚህ ቅዝቃዛ ከምንም በላይ እወዳለሁኝ።

ቤተሰብ ምን ያህል ጊዜ ይሰበሰባል? ብዙ ጊዜ ቤተሰብ የሚሰበሰበው በዓላት ለመ በሚመጣ ጊዜ ነው። እና ያው በዓላት ደግሞ በእኛ በዋናነት ሶስት እና አራት ዋና ዋና አብይ በዓላት ይኖራሉ። የዘመን መለወጫ ገና ፋሲካ የመሳሰል በዓላት ይኖራሉ። ስለዚህ አትሊስት ሶስት ጊዜ ይሰበሰባሉ ማለት ነው። ሶስት ጊዜ ይሰበሰባሉ

ሙዚም መሄድ ትወዳለህ? ሙዚም ብጎበኝ ብሄድ ደስ ይለኛል። ምክንያቱም የምታውቀው ያለፉ ወይም ደግሞ ታሪክ የተሰራባቸውን ነገሮች ነው። እና ታሪክ ደግሞ ለአንድ ወጣት ልጅ ጠቃሚ ነገር ነው። የወደፊቱን ማወቅ ለማወቅ የኋላውን ማወቅ አለብን። እና ከዛ አንፃር እኔ ታሪክ ባውቅ ደስ ይለኛል

የምትወደው መጠጥ ምንድነው? እኔ የምወደው የምወደው የመጠጥ አይነት እንግዲህ ይሄ ነው የሚለው አይደለም። ምንም ውሃ ነው በቃ ውሃ የምወደው መጠጥ አይነት ነው በጣም የመቼኝ ውሃ ነው ውሃ ሲተማኝ እጠጣለሁኝ። ስለዚህ ደስ ብሎኝ ደግሞ ለሰውነቴም ትስማሚው ነው የምጠጣው ውሃ ነው። ስለዚህ ብዙ ጊዜ የምወደው መጠጥ አይነት ውሃ ነው

የስራ ልብስ ትለብሳለህ ወይ? ያው የስራ ልብስ እለብሳለሁኝ ምክንያቱም ያው የስራ ልብስ ብዙ ጊዜ በስራ ሰዓት ያው ከሌሎች ሌየት ብሎ ምን አይነት ያው እንደ ዩኒፎርም ሊሆን ስለሚችል ለመታወቅም ያክል ስለሆነ የስራ ልብስ በጣም አስፈላጊ ነው። ስለዚህ የምን ሰራተኛ እንደሆንኩም የምታውቅበት በስራ ልብሴ ነው። እና የስራ ልብስ አስፈላጊም ነው እለብሳለሁም እኔም

ዛሬ የአየር ሁኔታው እንዴት ነው? ዛሬ የአየር ሁኔታው እንግዲህ ተስማሚ ነው ገና ጠዋት ስለሆነ እኔ አሁን ጠዋት ነው ላይ ነው ይሄን ሪከርድ እያደረኩ ያለሁት እየቀረጽኩ ያለሁት። ስለዚህ በጣም ፀሀይ ሰንሻይን አለ ፀሀይ አለ። ደስ የሚል ፀሀይ አለ ሙቀቱ ቀስ ብሎ ነው የሚመጣው። ስለዚህ አሁን ቀዝቃዛ ነው ገና አልሞቀም። እና ምቹ ነው የአየር ሁኔታው እስካሁን ያለው።

በመስመር ላይ ግዢ ትፈጽማለህ ወይም በመስመር ላይ ገዢ ነህ? እምም ኦንላይን ብዙ ጊዜ ያው አንዳንድ ነገሮች እዚህ ሀገር ያው ትንሽ እእ አክሰሱን አናገኝም ወይም ደግሞ እእ አቅራቢ ድርጅቶችን አናገኝም እንጂ እእ የመስመር ላይ ግዢ ደስ ይለኛል አይተህ መርጠህ የምትገዛው ነገር ነው። እና ነገር ግን ከሎኬሽን አንፃር ከእእ ቤት ቁጥር ምናምን አንፃር ትንሽ የተወዘጋገበ ስለሆነ ያን ለማድረግ ትንሽ የ እንትን ያስቸግራል። እዚህ እና ብዙ ጊዜ አላረግም።

መጠበቅ ታግድ ነው። ነው የሚለውና አይ እንግዲህ መጠበቅ ግዴታ ነው? ወይ ከሚል ወሰድኩት እና መጠበቅ አንዳንዴ ግዴታ ሊሆን ይችላል። ምክንያቱም የራሳችንን ነገር ለማስፈፀም ስንል የምንጠብቀው ነገር በትግስት የምንጠብቀው ነገር ይኖራል። ለሌሎች ደግሞ አንዳንዴ ያው ሊጎዱበት ስለሚችሉ አለመጠበቅ ይመረጣልና እንደሁኔታው ይለያያል

ስንት? ቋንቋ ትችላለህ ነው የሚለው እና ያው ቋንቋ እዚህ የምናገረው እኔ አማርኛ ነው አማሪክ አንደኛው ነው ሁለተኛ ደግሞ ያው እንግሊሽ እሞክራለሁኝ። ስለዚህ ጠቅላላ ሁለት ቋንቋ እችላለሁ ማለት ነው። እንግዲህ ሲጠቃለል ስለዚህ ሁለት ቋንቋ አማርኛ ያው ኔቲቭ እንትን ነኝ። የእናት የትውልድ ቋንቋዬ ነው። እንግሊሽ ግን ያው ተምሬ የሚቻልኩትን ቋንቋ ነው።

ማዕድን ትጠቀማለህ ነው የሚለው ማዕድን እኔ ማዕድን አልጠቀምም። ሲያወጡ ነው ሲባል የምሰማው ማዕድን ያወጣሉ ለምሳሌ ወደ ገጠሩ ክፍል ማዕድን የሚያወጡ ሰዎች አሉ። እና ከዛ ነው የምሰማው እንጂ እኔ ይሄ ነው ብዬ የምጠቀመው ማዕድን የለኝም።

መዝገቦችን ታስቀምጣለህ? አዎ አንዳንድ ጊዜ እንዳይረሱብኝ መዝገቦችን መዝግቤ ማስቀመጥ እወዳለሁ። ለምሳሌ ስልኬ ላይ በኖት አስቀምጣለሁ። ሌላ ማስታወሻ ላይ ደግሞ መዝግቤ። ብዙ ጊዜ አስቀምጣለሁኝ እና ለሌላ ጊዜ ያገለግሉኛል። እነዚህ ነገሮች ያስቀመጥኳቸው ነገሮች።

ልደትህን እንድታከብራለህ ነውና። የኔ ልደት እንደ አጋጣሚ ሆኖ ከበአልጋ ከአመት በአልጋ ወይም ደግሞ በኢትዮጵያ ትልቁ በዓል ከሆነው ከዘመን መለወጫ ወይም ደግሞ ያው ከአዲሱ አመት ከአሮጌው አመት ወደ አዲሱ አመት የምንሸጋገርበት ቀን ነው። እና ያው አብረው ነው አብሬ ነው የማከብረው። ከበዓሉ ጋር ስለዚህ ብዙም መድመቅ አይደምቅም ብዙም ዝግጅት አያስፈልገውምና። አብሮ በበዓሉ ምክንያት ይከበራል

ስነ ጥበብ ትወዳለህ? አዎ ስነ ጥበብ እወዳለሁ። በስነ ጥበብ አማካኝነት እንግዲህ ብዙ የሚሰሩ ስራዎች አሉ። ለምሳሌ ሀገር እናስተዋውቅበታለን በስነ ጥበብ በስዕል በትወና። እንደገና በተለያዩ ነገሮች በሙዚቃ በዘፈን። ስነ ጥበብ ሀገርን ታስተዋውቃለች። እና ሀገርን ለማስተዋወቅ ስነ ጥበብ እወዳለሁ

የአካባቢው ገበያ እንግዲህ ብዙ ጊዜ ያው ቅዳሜ ቀን ነው የሚውለው። ግን ሰው ረፍት ስለሆነ ነው ቅዳሜ ገበያ የሚያደርገው እንጂ። ገበያው ያው የሞቀ ነው ሁሉም ነገር አለ ሁሉም ነገር የሚገኝበት ገበያ ነው። በተለይ ቅዳሜ ቀን ያው ሰው ይበዛል ምክንያቱም የስራ ቀንም ስላልሆነ ብዙ ሰው ወደ ገበያ ይሄዳልና ይሸምታል። የዛን ቀን

በመስመር ላይ ቪዲዮ ትመለከታለህ? አዎ። እንደውም ብዙ ጊዜ በመስመር ላይ ነው ቪዲዮ የምመለከተው ምክንያቱም ኳስ አያለሁ በመስመር ላይ እንደገና የተለያዩ ቀጥታ የሆኑ ስርጭቶችን አያለሁ። ላይብ ስትሪም የሚባሉ የተለያዩ የዘፈንም ሊሆን ይችላል የቴሌቪዥን ፕሮግራሞች ሊሆኑ ይችላሉ። እነሱም በመስመር ላይ ነው እና የማየው። ሁሌም ነው የምመለከተው በመስመር ላይ ቪዲዮ

ውሳኔ መስጠት ትችላለህ በጣም ነው? ውሳኔ መስጠት የምችለው ምክንያቱም ያው እኔ ውሳኔ ካልሰጠሁ ማንም አይሰጥልኝም። እና ውሳኔ ለመስጠት በርግጥ ውይይት ያስፈልገዋል። ግን ውይይት የሚያስፈልገው እና የሰው ሀሳብ ተቀብዬ ውሳኔ ሰጪነቴን እኔ ራሴ የምወስነው ከሆነ ያው ራሴ እሰጣለሁ። ስለዚህ የሰው ሀሳብ አንዳንዴ እቀበላለሁ ነገር ግን አስፈላጊው ነው። ወስጄ ደግሞ እኔ የራሴን ውሳኔ ሰጥበታል

ኢንተርኔት አለህ? ኢንተርኔት አዎ በጣም አለኝ። ምክንያቱም ዋይፋይ ነው የምጠቀመው ብያቹኋለሁ እና ዋይፋይ ስትጠቀም ደግሞ ያው ኢንተርኔት። አለኝ እሱ ደግሞ ያው ከመብራት ጋር የተያዘ ነው። በርግጥ ትንሽ ችግሩ እንጂ ባለ ገመድ ኢንተርኔት አለኝ

ዋና ሀላፊነቶችህ ምንድን ናቸው? ያው እንግዲህ በቢሮ ሙያተኛ ነኝ። ሙያ ስራ እሰራለሁ አለው። ዳታ ኮሌክተር ነኝ። ስለዚህ የዳታ የተለያዩ ዳታዎችን ኮሌት አደርጋለሁ። በቤት ደግሞ ልጆችን መመገብ፣ ማጠብ፣ ወደ ትምህርት ቤት ማድረስ የመሳሰሉ ሀላፊነቶች አሉኝ እና የቤትም ሀላፊ ነኝ።

ታሪክ መናገር ትወዳለህ? አልችልም እኔ ታሪክ መናገር ብናገር ደስ ይለኝ ነበረ ማለት። ማዳመጥ ሊሆን ይችላል። ደስ የሚለኝ እንጂ ይሄ መናገር አልወድም ሳይሆን አልችልም ስለዚህ ብል ብል እናገራለሁ ማለት ነው። ስለዚህ አልችልም እንጂ ብናገር እወዳለሁኝ

መስኮትህን ክፍት ትተዋለህ አዎ እተዋለሁ መስኮቴን ምክንያቱም ንፋሽ መግባት አለበት አየር መግባት አለበት ስለሚባል። ያው እንደ አዳደረ ጠዋት እንትን ስላለው መስኮቴን ክፍት የማረግበት ያው ፕሮቴክሽን ፕሮቴክት የሚያደርገው ወይም ደግሞ የሚከለለው ሌላ ብረት ስላለ ነው ከውጭ እና ለሌባ ለምን ተጋላጭ አይደለም? ስለዚህ ዝም ብዬ ክፍት ባደርገው ንፋስ ይገባል እንጂ ሌላ ምንም ሊገባ አይችልም።

የመንገድ የመንገድህን ስም ታውቃለህ? አዎ ስሄድ እንግዲህ የማላውቀው መንገድም ይኖራል። ግን አብዛኛውን ጊዜ ያው አቅጣጫ ለመጠቆም የሚያገለግሉ የመንገድ ስሞች አሉ እና አቃቸዋለሁኝ ስለዚህ ብዙም አልቸገርም ስለማውቃቸው በዳይሬክሽንም በአቅጣጫ መጠቆምም ጎበዝ ነኝና አቃቸዋለሁ የተወሰኑትን ከእኛ ሰፈር ያሉትን።

ቅጽል ስም አለህ? አዎ አለኝ የቅጽል ስም የሆነ እንግዳ አለኸኝ ነው። ዋናው ስሜ ስለዚህ ዋናውን ስሜን እያቋላመጡ ሌሎች ጓደኞቼና የትዳር ባለቤቴም እና ሌሎችም ቤተሰቦቼ አሌክስ ብሎ ይጠሩኛል። ግን አያቴ ደግሞ አይቼው ብላ ትጠራኛለች። ስለዚህ የቅጽል ስም አለኝ ማለት ነው

ጨው ብዙ ትወዳለህ? ጨው አስፈላጊም ነው አላስፈላጊም ነው ሲበዛ አያስፈልግም። ስለዚህ ጨው ብዙም አልወድም። ያው በመጠኑ ሲሆን መጠንተኛ መካከለኛ ሲሆን ደስ ይለኛል። ምክንያቱም ለተለያዩ በሽታዎች ለተለያዩ ውጫዊ የሆኑ በሽታዎች ስለሚ ስለሚያጋልጥ። ያው የብለድ ፕሬዠር እንደዚህ ስኳር ምናምን ያለባቸው ሰዎች ይጨምራል ስለሚባል እኔ ብዙም አልወድም

ልብሶችህ በስርዓት የተቀመጡ ናቸው እውነት ለመናገር በስርዓት የተቀመጡ አይደሉም። ከሽንት አንድ ጊዜ ነው። ማለት ከብዙ ጊዜ በኋላ ነው። አንዴ የማጥፋቸው ከዛ በኋላ ያነሳው እለብሳለሁ። እዛ እንትን ይላሉ ይቆሻሉ ይታጠባሉ እለብሳለሁ ምናምን እያዋለኩ እጥላለሁ። እና ብዙ ጊዜ ያው በስርዓት የተቀመጡ አይደሉም ልብሶቼ